ዛሬ ትራፊክ ይበዛል ለሰአት ያህል አልተንቀሳቀስንም። መኪኖች እረጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱን ያንገራግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጪ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጨኛል። ለስብሰባዬ ዘግይቼ እደርሳለው መልክት መላክ አለብኝ። ትራፊክ ከተመው ችግር ነው ትግስት ያስፈልጋል። በመጨረሻ ይንቀሳቀሳል።